ብዙ ሰነዶች ታዘጋጃለህ የሚል ሀሳብ አለ። ብዙ ሰነዶች ታዘጋጀለህ የሚለው ሀሳብ ያው ብዙ ሀሳቦች ባይሆንም ለእያንዳንዱ ሀሳቦች ሰነዶች አዘጋጃለሁ። ወይም ደግሞ ያስፈልጉኛል ለስራዬ ለትምህርቴ የተለያዩ ሀሳብ ለማስቀመጫ የሚሆኑ ነገሮችን በሙሉ ሰነዶች አስቀምጣለሁ። ለእያንዳንዱ ነገሮች ሰነድ ለማስቀመጥ እሞክራለሁ። ለማየው ለምሰማው እና ለሁሉ ነገር በአጭሩ ለሚያስፈልጉት ነገር በሙሉ ሰነዶች አስቀምጣለሁ። እሰራለሁ። በሌላ መልኩ ሰነዶች የግዴታ መያዝ እስካለባቸው ድረስ ሰነዶችን ይይዛለሁ። ይጠቅሙኛል ማይጠቅሙኝም ቢሆን ለማንኛውም ነገር ብዬ አስቀምጣለው። ለሌላ ጊዜ ወይም ደግሞ ለአሁን ባይሆኑ ለሌላ ጊዜ ይሆኑኛል ብዬ ስለማስብ አስቀምጣለው። ከተለያዩ መልኩዎች አስቀምጣለሁ ለምሳሌ በወረቀት ሃርድ የሆነው ወይም ደግሞ በ እስከ በሶፍት ወይም ደግሞ በኮምፒውተር ነክ የሆኑ ነገሮችን አስቀምጣለሁ ማለት ነው።

ያትክልት ስራ ትሰራለህ ለሚለው ወይም ደግሞ ታደርጋለህ ለሚለውን ጥያቄ አዎ ብዙ ጊዜ በቤቴ ውስጥ ያትክልት ስራዎችን እሰራለሁ። ያው በዋናነት ቤት ውስጥ የሚተከሉትን አትክልቶችን ሊያድጉ የሚችሉትን አበሻ ጎመን ቀይ ስር ካሮት ሰላጣ ቆስጣ የመሳሰሉት ከአትክልት ዘርፎች ላይ ብዙ ጊዜ እናሳድጋለን ምክንያቱም አብዛኛውን ጊዜ እነሱ በቀላሉ ሊያደርጉ የሚችሉ ሊጸድቁ የሚችሉ ላይደርቁም ራሱ ከፍተኛ የሚያስችሉ አትክልቶች ናቸው በጥሩ ሁኔታ ራሱ የሚያድጉ የሚጸድቁ ስለሆነም አሪፍ ናቸው። በሌላ መልኩ ደግሞ ቅመማቅመም የሚባሉ ነገሮች ዝቃቅቤ ጤናዳም እንሶስላስ እዚህ አካባቢ አይበቅልም። ያው እንደ ነጭሬ ጠጅ ሳር የሚባሉት ደግሞ እንደ ጭስ እነሱን ደግሞ ጭስ እንጠቀማቸዋለን። በሌላ መልኩ ደግሞ የፍራፍሬ አይነቶችን ብዙ ጊዜ እናመርታለን። ያው ምርት ሲባል ለዉጭ ወይም ለገበያ የሚውል ሳይሆን ለቤት አገልግሎት የሚውል ነው። ለምሳሌ አቮካዶ ማንጎ አፕል ሙዝ የመሳሰሉት ነገሮች ብዙ ጊዜ ከቤታችን ላይ ሊበቅሉ የሚችሉ ወይም ደግሞ ባለንበት አካባቢ ሊበቅሉ የሚችሉ ናቸው። እናም አብዛኛውን ሰው እንደውም እነዚህን ስራዎች አሳድጎ ወይም ደግሞ ሰራየ ብሎ በመያዝ ለትርፍ ወይም ደግሞ ለገንዘብ ምንጭነቱን ያደረገ ሰው ብዙ ሰዎች አሉ። እሰግናለሁ።

ምን ያክል ጊዜ ስብሰባ ታደርጋለህ ሚል ጥያቄ? ያው ብዙ ጊዜ እኔ ስብሰባ ማደርግ ሰው አይደለሁም። ምክንያቱም በምሰራበት ዘርፍ ላይም በምማርበት ዘርፍ ላይም ብዙ ጊዜ ስብሰባ የሚደረግበት አይደለም። ግን አብዛኛውን ጊዜ በወር አንዴ ወይ ደግሞ ሁለት ጊዜ የግዴታ እስካሁን ድረስ ሁለት ጊዜ የሚሆንበት ሰዓት አለ። በሌላ መልኩ ደግሞ ስብሰባ የሚያስፈልግባቸው ቦታዎች አሉ አሁን ለምሳሌ ሶሻል ላይፋችን ለማሳደግ ብዙ ሰዎች ጋር ወይም ደግሞ ኔበርሁድ ወይም ሚባል ወይም ደግሞ ጎረቤቶቻችን ጋር ብዙ ጊዜ ግንኙነት ወይም ደግሞ ስብስብ ስብሰባ ምናምን ማድረግ ብዙ ጊዜ የተለመደ ነው። አብዛኛውን ጊዜ እንደዲያውም በዚህ መልኩ ነው እንጂ ለትምህርትም ለስራም ብዙ ጊዜ ስብሰባ አናደርግም። ያው ጊዜ ማጥፋት ተብሎ ስለሚወስድ ያው ስብሰባን ወይ ደግሞ በኦንላይን ስራ ካልሆነ በኦንላይን ካልሆነ ወይ ደግሞ በቴሌግራም ላይ እግር ካልሆነ በስተቀር። ስብሰባን ምድረግ ያን ያክል ተቀሜታ አለው ብዬ አልገምትም። ምክንያቱም ከፍተኛ የሆነ የጊዜ መፍጀት ወይም ደግሞ ጊዜ ይበላል

በአካባቢያችን ቀርከሃ አያድግም። ምክንያቱም ቀርከሃ ሊያድግበት የሚችለው ቦታ ብዙ ጊዜ ውሃ ሊያገኝ የሚችልበት ቅዝቃዜ የሚገኝበት ቦታ ስለሆነ ብዙ ጊዜ ቀርቀሃ ከእኛ አካባቢ አያድግም። ምክንያቱም የእኛ አካባቢ ወይነ ደጋ ነው። አብዛኛውን ጊዜ ቀርቀሃ አይነት ዛፎች ሳይሆን ጽድ የተሻለ እንኳን ከእሱ እንኳን የተሻለ ጽድ ሊያድግ ይችላል። ሌላ ሌሎች ነገሮችም ሊፀድቁ ይችላሉ እንጂ ብዙ ጊዜ ቀርከሃ ሊያድግ አይችልም። ያው እንዲ ስል ደግሞ ሙሉ በሙሉ ቀርከሃ አይገኝም ማለት አይቻልም። የሚገኝበት አንዳንድ ቦታዎች አሉ። ግን በዋነኝነት ከእኛ አካባቢ ወይም ደግሞ ላየው ከምችልበት አካባቢ ብዙ ጊዜ የለም። በዛ ልክ ደግሞ ወይም ደግሞ ከኛ አጠገብ ከትንሽ ራቅ ብሎ ደጋ አካባቢ ወይም ደግሞ እንጅባራ የምትባል ሀገር ስላለች እሷ ጋር አካባቢ ብዙ ጊዜ ቀርከሃ ከማደግም አልፎ ማከፋፈል ላይ ነው ያለችው። ልታስረክባለች ለምሳሌ ወደ ዳንግለ ታመጣለች ወደ ሌላ ሀገሮችም ታስረክባለች። በዋናነት ደግሞ እንደዚሁ በማስረከብ ከፍተኛ የሆነ ገቢ እንደምታገኝ እርግጠኛ ነኝ። እናም በምንሄድበት አካባቢ በሙሉ ቀርቀሃ አለ ከዛች ሀገር ላይ እንጂባራ ከምትባለው ሀገር ላይ ብዙ ጊዜ አለ። ሌሎች ሌሎች ነገሮችም ሊፀድቁ ይችላሉ በዋናነት ግን ቀርቀሃ በዋናነት አይቻለሁኝ ብዙ ጊዜ የሚጸድቅበትም ነው ደጋም ስለሆነ እርጥበታማም ነው ሀገሩ እርጥበታማም ነው። ሌላ ደግሞ በእኛ ሰፈር ወይም ደግሞ በእኛ አካባቢ ጽድ እንሰትም አለ። ያው እንሰት እንደቀርከሀ ነው ብዙም አይገኝም ቦታ ቦታ አለፍ አለፍ ብሎ ነው የሚገኝ ነገር ነው። ዋነኛው ጽድ ነው በዋናነት የሚገኘው ያው በሃር ዛፍ አይባልም ምክንያቱም በሃር ዛፍ በየትኛውም አካባቢ ወይም ደግሞ ውሃ የሚያገኝበት ወይም ደግሞ ሊመጥበት የሚችልበት አካባቢ እስከሆነ ድረስ በሀርዛፍ በየትኛው አካባቢ ይፀድቃል። ብዬ ገምታለውይ።

ምን ያክል ጊዜ መጽሐፍ ታነባለህ የሚሉው ጥያቄ? አብዛኛውን ጊዜ መጽሐፍ አነባለሁኝ። ያው አብዛኛውን ጊዜ ግን ፊክሽን አይደለም ማነበው ኖሌጅ ወይም ደግሞ እውቀት ሊሰጡኝ የሚችሉ ልቦወልድ ያልሆኑ ብዙ ጊዜ እውቀት የያዙትን የሆኑ መጽሀፍቶች ነው ማነበው። ለምሳሌ የጠፉ መጽሀፍቶች መካከል አነባለሁኝ። መጽሐፍ ቅዱስ አነባለሁኝ። እውቀት ላይ ሊይዙ የሚችሉ የተለያዩ መጽሐፍቶችን አነባለሁ ለምሳሌ በሮዳስ ታደስ የተጻፈውን መጽሐፍ አንድሮሜዳም በጣም ብዙ ጊዜ አምብቢያለሁኝ አንድም ነው ሁለትም ነው። በሌላ በኩል ደግሞ ለትምህርቴም በጣም ጥቅም ስለሚሰጠኝ ብዙ ጊዜ ለእኔ ምማራቸው መጽሀፍቶች አነባለሁኝ። በዋናነት እነዚህን ነው የማነባቸው። በሌላ መልኩ ደግሞ አነባለሁ ከተባለ ፊክሽን አንዳንዴ አነባለሁ ያው አንተ አክ ብባልም ፊክሽን አንዳንዴ አነባለሁ። ለምሳሌ ልቦለድ የጻፈው ዋነኛው ኢትዮጵያዊ የሚታወቀው አዲስ አለማየሁን በጣም ብዙ ጊዜ የሚመች መጽሐፍ ፍቅር እስከመቃብር አለ። ሌላውቾ ደግሞ ብዙ አሉ ግን የማውቃቸውን ያነበብኳቸው ዴርቶጋዳ አለ ያጸፈው ጸሀፊው እሱ የሁነ አይሁን አላውቅም። ግን ዴርቶጋዳ በጣም ላይ ይመቸኝ ነበረ። ሌሎችም አልወለድም የሚለው መጽሐፍ ኢትዮጵያ የሚለው መጽሐፍ በጣም ብዙ ጊዜ የተመቹም ወይም ደግሞ ያነበብኳቸው መጽሐፍቶች ናቸው። ትርፍ ጊዜ ሲኖረኝ እነዚህ መጽሐፍቶች አነባለሁኝ። ያው ከእነዚህ ግን የተሻለ ማነበው እውቀት አዘል የሆኑ መጽሐፍቶችን ነው። ለምሳሌ ቅድም እንደተናገርኩት መጽሐፍ ቅዱስን ትምህርቴ ላይ ሊጨምሩልኝ እውቀት ሊጨምሩልኝ የሚችሉ መጽሐፍቶችን እና አንድሮሜዳን ሁለቱን በማንበብ ታውቂያለሁ ታውቂያለሁ ይህው አነባለሁኝ ለማለት ነው። አመሰግናለሁ

በመስታወት ላይ ምን ያክል ጊዜ ታያለህ? ለሚለው ብዙም አላይም። ምክንያቱም ወንድ ልጅ እስከሆንክ ድረስ ወይም ደግሞ ወንድ ልጅ እስከተባለ ድረስ መስታወት ላይ ጊዜ ማጥፋት የለበትም። ቀጥታ መስታወት ላይ ሳይሆን ለባብሶ ስራ ወደ ስራው ወይም ደግሞ ወደሚሄድበት ስራ፤ ካልሆነ ጊዜውን ከመስታወት ላይ ማጥፋት የለበትም። ካስፈለገ ግዴታ እንኳን ከተባለ ከለበሰ በኋላ ወይም ደግሞ ልብሱ መውጫ ላይ ሆኖ ቁም ሳጥኑ ጋር ካልሆነ በስተቀር ወይም ደግሞ ውጭ አካባቢ ሊወጣ አካባቢ ሊያይበት የሚችልበት አካባቢ ካልሆነ በስተቀር መስታወት የግዴታ አያስፈልገውም። በቤቱ ውስጥ መስታወት ሊኖረውም ወይም ሊያስፈልገው አይችልም። ብዙ ጊዜ ወንድ ልጅ እስከተባለ ድረስ መስታወት መጠቀም የለበትም ብዬ የማምን ሰው ነኝ። ምክንያቱም መስታወት ልትጠቀም የምትችል ሴት ናት። እሱም ሜካፕ ልትጠቀም ውብ ነኝ፤ አምሮብኛል፤ ኦር ሰምቲንግ ኤልስ እንደዚህ አይነት ነገር ካልሆነ በስተቀር ሌላ ነገሮች ወይም ደግሞ የሆነ መስታወት ምናምን ጋር መቆየት ራሱ ፎቶ ራሱ መነሳት የወንድ ልጅ ብዙ ፍላጎት ያስፈልገዋል ብዬ አልገምትም። ምክንያቱም ከጓደኞቼ ጋር ወይም ደግሞ ብቻውን ከቤት ላይ ሰልፊ ተነስቶ ወይም ደግሞ ሌላ ነገሮች የመሳሰሉ ነገሮችን ከሚያደርግ ወደ ስራ ወይም ደግሞ ቤት ላይ ሊሰራቸው የሚችሉ ስራዎችን፤ ኦንላይን ሊገኙ የሚችሉ ስራዎችን፤ የትምህርት እድሎችን፤ የመሳሰሉ ነገሮችን ቢሞክር የተሻለ ነው እላለሁኝ። ለዚህም መስታወት ላይ ምን ያህል ጊዜ ታያለህ? ለሚለው፤ ብዙ አላይም። ካየሁ እንኳን ለጥቂት ጊዜ፣ ለጥቂት ጊዜ ቢያንስ ልወጣ ስል ወይም ደግሞ ልብሴን ለባብሼ ራሴን፤ ልብሱ ወይም ንጹህ ከሆነ ያው ንጹህ መሆኑን አይቼ ነው የምለብሰው። ግን አብሮኝ ሄዷል ወይ? ከለበስኩት ጋር አብሮ ሄዷል ወይ? የምሄድበት ቦታ ይመጥናል ወይ? ብዬ አስተያየት ለራሴ አለኝ። ከዛ በኋላ ግን የመስታወት ላይ ጊዜ ማጥፋት ብዙም ጥቅም አለው ብዬ የምገምት ሰው አይደለሁም። አመሰግናለሁ።

በስራ ቦታ ጓደኛ ለሚለው ጥያቄ? አዎ ብዙ ጓደኞች አሉኝ በስራ ቦታ ያው ብዙ ባይባሉ ጊዜ ላሳልፍ አብሬያቸው የምችላቸው ጓደኞች አሉኝ። ያው ብዙ ጊዜ ደግሞ ስራዬን የተቀላጠፈ እናድርግ ሰላማዊ የሆነ የማህበራዊ ግንኙነት ሲኖረኝ ስራዬ ቦታ ላይ የባልደረቦቼን ፀባይ በመላመድ የተሻለ የሆነ ስራ ለማድረግ ወይም ደግሞ ለመስራት መሞከር። እችላለሁኝ ያው ብዙ ጊዜ ደግሞ ጓደኞቼ ሊኖሩበት የሚችሉበት በዋናነት ከስራየ ቦታ ነው። ሊያገኛቸውም ሊያገኛቸውም ሊገናኙኝም ብዙ ጊዜ ልንጫወትም የሚችል ከስራ ባልደረቦቼ ጋ ነው። ጓደኞቼን ያው በሳምንት አንድ ወይ ደግሞ እሁድ ወይ ቅዳሜ ካልሆነ በስተቀር ብዙ ጊዜ ያገኛችሁ እችላለሁኝ። በዋናነት ስራ ቦታ ላይ ብቻ ሊያገኛቸው የምችላቸው ጓደኞቼ ናቸው ወይ ደግሞ ክላስ ላይ ላገኛቸው የምችላቸው ሰዎች ብቻ ናቸው። በዋናነት ደግሞ እንኳን ከጓደኝነትም ያለፈ ቅርርብ እንዲኖረን ወይም ደግሞ የቤተሰባዊነት እስካሁን የሚሆን ድረስ በጣም ብዙ ጊዜ ጓደኝነታችን ራሱ አልፎ ከወደ ቤተሰብነት ሊጠጋ የሚችልበት ጊዜያትና ቦታዎች

ከፀሀይ እንዴት ትጠብቃለህ ለሚለው ጥያቄ? በዋናነት ከፀሀይ የምጠብቅበት ዋናኛ ምክንያት ወይም ደግሞ መንገድ ብዙ ጊዜ ጥላ እይዛለሁኝ ወይም ደግሞ ጥላ ቦታ እፈልጋለሁኝ የተሻለውን ፀሀይ ለማማ እማላገኝበት ቦታ እሄዳለሁኝ እጓዛለሁኝ እንቀሳቀሳለሁኝ። በተለየ መልኩ ደግሞ የተሻለ የሆነ ቦታ እፈልጋለሁኝ ጥራ ላግኝበት የምችልበት ከቤት አለመውጣት። ካለሁበት አካባቢ ደግሞ እርቆ አለመሄድ ፀሀይ ሚኖርበት ወይም ደሞ ሀይለኛ የሆነ የቆዳ በሽታ ሊያስገኝብኝ የሚችልብኝ ወይም ደግሞ ቆዳ ካንሰር የሚባለውን እንዳያስገኝብኝ። የተለያዩ የቡግር ወይም ደግሞ አክኒ የሚባለውን እንዳያስገኝብኝ እንዳልያዝ ብዙ ጊዜ ጥላ ቦታዎች እሞክራለሁኝ። ያው እስከቻልኩት ድረስ ደግሞ ጥላ ይዤ ለመውጣት ወይም ደግሞ ፀሀያማ ባልሆነ ምን ሰዓት ፀሀይ ሊኖርበት በሚችልበት ሰዓት አለመውጣት ስድስት ሰዓት ስምንት ሰዓት። እስከ አስር ሰዓት ወይ ደግሞ እስከ ዘጠኝ ሰዓት መጨረሻ አካባቢ ላለመውጣት እሞክራለሁ። ወይ ደግሞ ከቤቴ ካለሁበት ቦታ ከስራዬ ቦታ ከሄድኩበት ቦታ ወይም ደግሞ ከምማርበት ቦታ። በጊዜ ለመውጣት ወይም ደግሞ ምሳ ሰዓት እንኳን ከቤት ወደ ስንት ስራዊት ከስንት ስራዊት ወደ ቤት ወይም ደግሞ ከክላስ ወደ ቤት ወይም ከቤት ወደ ክላስ ከመሄድ ከዛ አካባቢም ምሳዬን ወይም ደግሞ የምመገበውን ምግብ ተመገቤ ወደ ስራዬ ለመግባት እሞክራለሁኝ። ጊዜህም የተሻለ የሆነ ቁጠባ ስለሚሰጠኝ ብዙ ጊዜ። ጥላ ቦታ እሞክራለሁኝ ያው ጤንነትም በዋናነት ማለት ነው። ጤንነት እንዲኖረኝ የተሻለ የሆነ የቆዳ ገጽ ወይም ደግሞ የተ

ስንት ብርድ ልብስ ትጠቀማለህ ለሚለው ጥያቄ ቀጥተኛ መልስ? ሶስት ብርድ ልብሶች እጠቀማለሁ በዋናነት ምክንያቱም ብዙ ጊዜ ብርድ ልብስ ለማጠብ ብዙ ጊዜ ስለሚፈጅ ጉልበት ስለሚፈጅ። ያለንን አቅም አሟጦ ስለሚፈጅብን ብዙውን ጊዜ ብርድ ልብስ አናጥብም። በዋናነት ደግሞ ካጠብን እንኳን ሁለት ጊዜ በአመት በሁለት ወር እናጥባለን በዋናነት አንዱን ብርድ ልብስ። ለአንድ ሳምንት እለብሳለሁ አንድ ብርድ ልብስ ደግሞ ለሌላኛው ሳምንት አስቀምጣለሁኝ በዋናነት እነዚህ ሁለቱን ብርድ ልብሶች በንጽህና እይዛለሁኝ ማለት ነው። ያው ብዙ ጊዜ ደሞእነዚህ ሁለቱን ብርድ ልብሶች ለመጠቀም ያለኝ ምክንያት። ብርድ ልብስ የሚይዘው ቆሻሻ በጣም ከፍተኛ በመሆኑ የተነሳ። ብዙ ጊዜ ብርድ ልብሶችን አጥባለሁኝ። ብዙ ጊዜ ሊሸትበት የሚችልበት ሰዓት አለ በጣም ብዙ ቆሻሻ ከመያዙ የተነሳ ደግሞ ራሱ ቆሻሻውን ወይም ደግሞ ወዝ ራሱ የራሳችንን ወዝ እየወሰደ ጭቃ ወይም ደግሞ ቆሻሻ ሊያሲዘን እኛን ራሱ ይችላል። ስለዚህ ብዙ ጊዜ ብርድ ልብሶችን እቀያይራለሁ አጥባለሁኝ በየወሩ ወይ ደግሞ። በየሁለት ሳምንቱ አንድ ጊዜ መታጠብ አለበት የሚል ሰው ነኝ ምክንያቱም ቆሻሻው ከፍተኛ በሆነ መልኩ ስለሚይዝ። ወይ ደግሞ የአልጋ ንፅህናችን ራሱ ወይም ደሞ ተህዋሲያን ጥቃቅን የሆኑ

የስራ አሰራሮችን ወይም ደግሞ ቅድመ ተከተሎችን አደርጋለሁ ወይም ብዙ ግዜ እከተላለሁ። እና ብዙ ጊዜ የተሳካ ውጤት ወይም ደግሞ የተሻለ የሆነ ስራ ለማሳካት የስራ አሰራሮች ወይም ደግሞ ሂደቶችን እሞክራለሁ ወይም ደግሞ እጠቀማለሁ። እነዚህን ስለምጠቀም ብዙ ጊዜ ደግሞ የተሻለ የሆነ ጥራት ያለው ብዛት ያለው አሪፍ የሆነ ስራ ለመስራት እችላለሁ ማለት ነው። ብዙ ጊዜ እንደውም ደንበኞቼ ጓደኞቼ ቤተሰቦቼ የተለያዩ ሰዎች ራሱ በጣም ብዙ ጊዜ። እንደዚህ አይነት ስራዎችን እንደዚህ አይነት መርሆችን ወይም ደግሞ ሂደቶች ስለምጠቀም ብዙ ጊዜ ሰዎች እንደዚህ አይነት ስራዎችን ስራዎቼን ይወዱልኛል ያከብሩልኛል። እናም የተሻለ የሆነ ጥራት ያለው ስራ ስለምሰራ የተሻለ የሆነ ሂደት ስለምጠቀም ራሱ ብዙ ጊዜ ሰዎች እንደሚወዱልኝ ያስመሰከርኩ ሰው ነኝ። ያው ከንቱ ውዳሴ ቢሆንም የተሻለ የሆነ ምክንያትን መንገድን እኒህን የመሳሰሉ ነገሮችን ስለምጠቀም ብዙ ጊዜ። ስራዎቼን በአሰራር ሂደት ወይም ደግሞ ቅድመ ተከተል እሞክራለሁ ወይም እሰራለሁ

ስጦታ መስጠት ትወዳለህ ለሚለው ጥያቄ ብዙ ጊዜ ስጦታ መስጠት እወዳለሁ። ግን መቀበል ያንታክለኝ ብዙ ጊዜ ራሱ ጓደኞቼ ለይተውኝ ስጦታ ለመስጠት እንደማልቀበል ስለማውቀው ብዙ ጊዜ ስለሚያውቁኝ እነሱ ራሱ ብዙ ጊዜ ስጦታ። አይቀበሉኝም አይሰጡኝም ግን ብዙ ጊዜ ደግሞ ለጓደኞቼ በልደታቸው ጊዜ ደስ ባላቸው ሰዓት ደስተኛ በሆኑ ሰዓት። ስጦታ ለመስጠት በጣም ደስ ይለኛል እወዳለሁኝ። ብዙ ጊዜ ራሱ ከጓደኞቼ ጋር የራሴን ግንኙነት ተሳትፎ ሌሎች ስለሚያጋጥሙን ብዙ ጊዜ ደግሞ የተሻለ አይሆንም። ተግባቦነት እንዲኖረን ግንኙነት እንዲኖረን ስጦታ መስጠት ፍቅራችንን እንገላለጻለን። ያው ቅድም እንደልኩት ስጦታ መቀበል ባለውድም ማለት ነው። መልካም ምኞት እንሻለን። ተሻለ መሆን ወልኩ በተሻለ መሆን የሆነውበትን ስጦታ መልኩ ስለምንሳሳት ግዜ ስጦታ ለመስጠት እንጂ ለመቀበል ያን ያክል ነኝ ለማለት ነው። በዋናነት ይሄ የሚያማርም የተዋበ ሂደት ለማሳዘዝ ወይም ደግሞ ቆንጆ የሆነ ጊዜያትን ለማሳለፍ ብዙ ጊዜ ስጦታ ለመስጠት እሞክራለሁ። ጓደኞቼ ጋር ደግሞ የአማረ የሆነ ጊዜና ሂደት እንዲያጋጥም

ቅሬታዎችን እንዴት ታስተናግዳለህ ለሚለው ጥያቄ ቀጥተኛ የሆነ መልስ ቅሬታዎችን በደስታ እቀበላለሁ። ምክንያቱም ለኔ የሆነ ወይም ደግሞ ለኔ ያልሰራልኝን ነገሮች ከሰው ተረድቼ ማለትም እኔ በስነ ስርዓት ያልሰራሁትን ነገር ሰዎች እንዴት እንደሚሰራ ካሳዩኝ ወይም ደግሞ ስህተቴን በደንብ አድርገው ግልጽ አድርገው እስካሳዩኝ ድረስ በደንብ አድርጌ ለመስራት እሞክራለሁ። እናም ቅሬታዎችን በደንብ አድርጌ ለመቀበል የተሻለ የሆነ ሀሳቦችን ለመስጠት እሞክራለሁ። እናም ቅሬታወችን በአግባቡ እቀበላለሁ ምክንያቱም ጥሩ የሆነ ሀሳቦች ስለሚኖሩ ወይም ደግሞ ማስተካከል ያሉብኝ ነገሮች ስላሉ። በዋናነት ቅሬታወችን እቀበላለሁ። ቅሬታወችን በምን አይነት ሁኔታ ወይም ደግሞ እንዴት ታስተናግዳለህ ለሚለው ጥያቄ ማለት ነው። ቅሬታወችን በተለየ መልኩ ለመቀበል በተለየ መልኩ በተለየ መልኩ ደግሞ ለማስተካከል እሞክራለሁኝ። ከሌሎች ሰዎች የሚወጡ ቅሬታወችን በምንም አይነት ሁኔታ ለመቀበል ወይ ደግሞ ለመናገር ወይም ደግሞ ለማስተካከል እሞክራለሁ። በተለይ ራሱ ከስራዬ ጋር የሚገናኝ ነገር ከሆነ። ጥሩ የቸለ የሆነ ጊዜ ለማሳለፍ ወይም ደግሞ ትክክለኛ የሆነ ስራ ለማሳለፍ እራሱ ቅሬታዎችን ከመስማትም ያለፈ በመናገር ወይም ደግሞ በመጽሐፍ እራሱ ብዙ ጊዜ እሞክራለሁ። ከእኔ የተቻሉን ደግሞ ማላውቅ ማላውቃቸው ነገሮችን የሚያውቁ ሰዎችን በመጠየቅ አዳዲስ ነገሮችን በመጠየቅ በመስራት እሞክራለሁ። እናም በምሰራው ስራ እንዲሁም ብዙ ጊዜ ቅሬታዎች የሚያቀርቡ ሰዎች ከማድረግም አልፎ ጓደኝነታችን እራሱ ከፍ ያለ ነው።